አዎ በጣም ጥሩ ጥያቄ ነው? ብዙ ማስታወሳቸው ባሎች አሉ ግን ለኔ በጣም ምርጥ የምለው እና ማረሰው ትውስታዬ ያምና የመስቀል በዓል አከባበር ነበር። እናም ከጓደኞቼ ጋር በልዩ መልክ ተሰብስበን ስለ ድሮ እየተጫወተን እያወራን ስለ ወደፊቱ ምን ማድረግ እንዳለብን እያወራን እየተጫወትን ያሳለፍነው እንዲሁም በደስታ በሳቅ በፈሽ በፈሽታ በመተሳሰብ በአንድነት በመረዳዳት ያሳለፍነው ልዩ በዓል በመሆኑ እንዲሁም የነበረው ድባብ አንድነት መተሳሰብ በጣም የሚያስደስትና የሚያስቀና በመሆኑ ያንን ባል አልረሳውም። እና በጣም እስከአሁን በህይወቴ ካከበርኳቸው በዓላቶች ውስጥ ከሀሳቤ የማይጠፋው እና በጣም ምርጥ የምለው በዓል እስካሁን የመስቀል በዓል ነው። እና በጣም ደስ ብሎኛል ያንን ሰዓት በማሳለፌም እና እማረሰው ባሉ መስቀል ነበረ

እስካሁን ድረስ ምንም አይነት በጀት አስተዳደሬም ሆነ ለማስተዳደር ሞክሬ አላውቅም ምክንያቱም ምንም አይነት በጀት ተሰጥቶኝ ወይም ተለቆልኝ ስለማያውቅ ምንም አይነት የማስተዳደሩ ወይም የመምራቱ ችሎታውም አቅሙም ወይም ልምዱም ኑሮኝ አያውቅም። ግን ወደፊት በጣም ትልቅ የቢዝነስ ሰው ስለምሆን በእርግጠኝነት ትልቅ በጀት በእኔ ስር ውስጥ ስለሚንቀሳቀስ ወይም ከእኔ በታች ስለሚንቀሳቀስ በጣም ከባድ የሆነ ልምድና ስለ በጀት ማስተዳደር ስለ በጀት አቀማመጥ እንዴት መሆን እንዳለበት እንዴት መንቀሳቀስ እንዳለበት ምን ላይ መተግበር እንዳለበት ምን ላይ መዋል እንዳለበት ምን ሰዓት ላይ መቼ መጠቀም እንዳለብን? ወደፊት በጣም የምረዳትና የማውቅ ይመስለኛል እና በዛም እርግጠኛ ነኝ። ግን አሁን ለጊዜው ስለ በጀት አስተዳደርም ሆነ ስለ በጀት አጠቃቀም እንዴትም መጠቀም እንዳለብን ለምንስ ምን ሰዓትስ ላይ መጠቀም አለብን የሚለውን ነገር በደንብ ስለማላቅ በጀትም አስተዳደሬ ስለማላውቅ በዚህ ነገር ላይ ልምድ የለኝም። እስካሁን ምንም አይነት ልምድ አዳብሬም ሞክሬም ለማየት አስቤም አላውቅም፤። ግን ወደፊት እንዳልኩህ በጣም በጀት የማስተዳደር ሀሳብም ፍላጎትም እምነቱም አለኝ

አዎ በሚገባ መዝገቦችን አስቀምጣለሁ ለምሳሌ እኔ በዋናነት ቤቴ ውስጥ የሚያጋጥሙኝን እያሳለፍኩ ያለሁትን ነገር እንዲሁም ማሳለፍ እምፈልገውን ነገር በተለያዩ አይነት መንገዶች። እንዲሁም መላመድ ወይም እንዲኖረኝ እምፈልገው ማንነቶችን። እየጻፍኩኝ ራሴን እያረምኩኝ የራሴን የራሴን የህይወት መንገዶች እየጻፍኩኝ ምን እንደምፈልግ በምን እንዳለፍኩና ምን አሁን ላይ ምን እያሳለፍኩ እንደሆነ ለራሴ እምጽፍበት ብዙ መዝገቦች አሉኝ። እና እነሱም መዝገቦች ብዙ ጊዜ ተጠቅሜያቸው ገጾቻቸው ሲያልቁ እንዲሁም መፃፊያ ቦታ ሳጣ ወይም ሙሉ ለሙሉ ተፅፎባቸው ሲያልቁ እነሱም በስነ ስርዓት አስቀምጣቸውና ሁሌ አመቱ ሲያልቅ ምን እንዳሳለፍኩ ምን አይነት ለውጥ በራሴ ላይ እንዳየሁ ምን እንዳሻሻልኩኝ ምን በህይወቴ እንደተቀየረ። ምን እንደለወጥኩኝ እምፈልገውንስ ነገር በምን ያክል ደረጃ ማሳካት እንደቻልኩኝ። ተመልሼ ስለምገመግምበት መዝገቦችን ከተጠቀምኳቸው ከተገለገልኩባቸው በኋላ በቃኝ ብዬ አልጥላቸውም አስቀመጣቸውና እንደአስፈላጊነታቸው መለስ ብዬ ያሳለፍኩትን ለማየት ከዛ ምን እንደተማርኩ ለመረዳት አስቀምጣቸዋለው በስነ ስርዓት እደረደራቸዋለው። እና በምፈልግበት ሰዓት እምፈልገውን ነገር እያወጣሁ እንዳውቅ እንድረዳና እንዳነብ ስለሚረዳኝ ሁል ጊዜ የጻፍኳቸውን መዝገቦች በስነ ስርዓት አስቀምጣቸዋለው እና በዚህም የተሻለና ጥሩ እሚባል ልምድ አለኝ ስለዚህ ጥሩ ነው ብዬ አስባለሁ። መዝገብ ማስቀመጥ

አዎ በሚገባ በቡድን መስራት እወዳለሁ ምክንያቱም በቡድን ስንሰራ ነገሮች ይቀላሉ ምንም እንኳን ችግሮች ለችግሩ የሚችሉ ነገሮች ሊፈትኑ የሚችሉ ነገሮች ቢገጥመን በመነጋገር እንዲሁም አንዳችን ሀሳብ ከአንዳችን ሀሳብ በማቀናጀት ነገሩን በቀላሉ መፍታት እና ወደምንፈልገው ቦታ መድረስ እንችላለን ብዬ ስለማስብ በቡድን መሳትም በጣም ነው የምወደው። እና ከዚህ በፊትም ብዙ በቡድኔ መስራት አጋጢሙ አጋጣሚዎችም እንዲሁም የስራ ልምድም ነበረኝ እና በጣም ጠቃሚ እንደሆነ ተረድቻለሁ። ምክንያቱም በዛን ጊዜ ብዙ እኔ ብቻዬን በሆን እሰጣችኋለሁ ብዬ የማላስባቸውን ነገሮች በህይወቴ ላይ ገጥሞኝ ነበር። ግን አንድ ላይ በመሆናችን በግሩፕ በመመስራታችን አንዳችን ለአንዳችን በመተሳሰባችን እንዲሁም አንዱ ለአንዱ ሀሳቡ ማጋራቱ የአንዱን ድክመት አንዱ በመላቱ ሁሉም ሁላችንም በመተባበራችን ያንን ችግር ያለምንም አይነት ጭንቀት በቀላሉ እንዲሁም በትንሽ ጊዜ መፍታት ችለናል። ስለዚህ አሁንም ቢሆን አሁንም ወደፊትም ቢሆን የኔ ቁርጥ ሀሳብ በቡድን መስራት በጣም ጠቃሚና አስፈላጊ እና ለሎጥም በጣም ጥሩ የሆነ ነገር ነው። መሆኑን በመረዳቴ በቡድን መስራትን በጣም በጣም ነው የምወደው ስለዚህ በቡድን መስራት ደስ ይለኛል እወዳለሁ

እስካሁን ምንም አይነት የመሳሪያ ልምድም የለኝም። ግን በጣም የምወደው የሙዚቃ መሳሪያ በኢትዮ ውስጥ ጊታር ነው። ምክንያቱም አላውቅም ለምን እንደሆነ ግን በጣም የምወደውና መልመድ የምፈልገው መሳሪያ ጊታር ነው። ግን እስካሁን ሞክሬም ሆነ የመሞከር እድሉን አግኝቼ አላውቅም። ግን መሞከርና መማር እንዴት እንደሚሰራ ማወቅ እፈልጋለሁ እና በጣም ጥሩ ጊታር ተጫዋችም መሆንም እፈልጋለሁ እና የተለያዩ ነገሮችን በዛ ራሴን አላውቅም ብቻ ራሴ ላይ እንዳተኩር ራሴን ከጭንቀት ለመውጣት የሚረዳኝ መሳሪያ ነው ብዬ አስባለሁ ለዛም ብዙ ጊዜ ለመልመድ ፍላጎት አለኝ እንዴት እንደሚሰራ በትንሹም ቢሆን ፈልጌ ማወቅ ሞክሬም አውቃለሁ እና ግን የማግኘት እድሉን እና የመሞከር እድሉን ባላገኘም እስካሁን ብዙ ጊዜ በአእምሮየ ውስጥ የሚመላለሰው ነገር ቢኖር ጊታር መልመድ ጊታር መለማመድ እና ጊታር እንዴት እንደሚሰራ ማወቅ እና እንዴት መቻል እንደምችል ማወቅ ነበር ግን እስካሁን እድሉን አግኝቼ ይህንን ነገር መሞከርና መተግበር አልቻልኩም። ግን ወደፊት ከፈጣሪ ጋር ይሄን ነገር እንዴት እንደሚሰራ ማወቅ፣ እንዴት መቻል እንደምችል ራሴን ማስተማር እንዲሁም ስልጠና መውሰድና በዚህ መሳሪያ ላይ ልምድ ያለው ጎበዝ ሰው እንደምሆን በጣም እርግጠኛ ነኝ ግን እስካሁን ምንም አይነት መሳሪያ ተጠቅሜም ሆነ ሞክሬ አላውቅም።

አዎ በጣም መዘመድ በጣም እምወደውና የሚያስደስተኝ ነገር ነው። በተለይ እኛ ኢትዮጵያውያን ብዙ በአደባባይ የምንዘምራቸው ወይም በመዘመር የምናሳልፋቸው ባህሎች አሉን። መጥቀስ ካስፈለገ ጥምቀት የሚባለው በዓል የጌታችንን የመድኃኒታችን ኢየሱስ ክርስቶስ የመጠመቅ ወይም የጥምቀት በዓሉን የምናስተውስ የምናስተውስ የምናስብበት እና የምናስታውስበት የበአል ፕሮግራም ሲሆን ይህንንም በዓል በአደባባይ በአንድ ላይ በጋራ ወጥተን ታቦት ታቦታቱ ከመንበረ ክብራቸው ወርደው ወደ ማደሪያ ወደ ማደሪያ ወርደው ሲወርዱ እንዲሁም ሲገቡም ሆነ ሲወጡ ታቦታቱን አጅበን በጋራ እየዘመርን እልል እያልን የምናስገባው ሲሆን። ይህንን ባል በጣም እንዲወደድ ወይም በጣም ሳቢ እሚያምር ደስ የሚል ደማቅ እንዲሁም በጣም ቆንጆ የሚያደርገው ነገር አንዱ በጋራ በህብረት መዘመራችንን ፈጣሪ ማመስገናችን ነው። ስለዚህ እኔ አንድም በጣም እምወደው ከባእላቶች መካከል አንዱ ጥምቀት ነው ያም ምክንያት የሆነበት በጋራ ስለምንዘምር እየዘመርን እግዚአብሔርን እያመሰገንን የምናስገባበት ወይም የምናሳልፈው በዓል ስለሆነ ነው። እንዲሁም እኔ በግሌ ፈጣሪም አመስገን መዘመር በጣም እምወደው ነገር ነው። በተለይ ሲጨንቀኝ ሲከፋኝ ብዙ ነገሮችን ማሰብ ማስተዋል መረዳት እንዲሁም ሲጨንቀኝ የማደርገው ነገር ስለሆነ መዝሙር በጣም እምወደውና የሚያስደስተኝ ነገር ነው። ስለዚህ መዝሙር በጣም ነው የምወደው እንዲሆም መንፈሴን የሚያረጋጋኝ እንድሰክን ወደ ራሴ እንድመለከት ፈጣሪን እንዳይ እንዳስታውስ እንዲሁም የተደረገልኝን እንዳስብ እንዳላማርር ከሚያረጉኝ ነገሮች መካከል መዝሙር ስለሆነ መዝሙርም በጣም በጣም እምወደው ነገር ነው። ስለዚህ መዝሙር በጣም ነው የምወደው

እኛ አካባቢ ብዙ በስፋት ገበያ እንኳን የለም ብዙ የመኖሪያ ስፍራና ጸጥ ያለ ለልጆች መጫወቻም ይሁን እንዲሁም ሰላም የሰፈነበት ብዙ ሰው እንቅስቃሴ የሌለበት ብዙ ተሽከርካሪ ወይም መኪና የማንቀሳቀስበት አካባቢ ነው የምኖረው ግን። ከእኛ ትንሽ ራቅ ብሎ የደራ እንዲሁም ብዙ የሰው እንቅስቃሴ ያለበት ብዙ የመኪና እንቅስቃሴ ያለበት ብዙ ግብይት ብዙ አይነት ገንዘብ የሚቀሰቀስበት እንዲሁም ብዙ አይነት ተግባሮች የሚፈጸሙበት ብዙ ሰው በቀላሉ ገንዘብ የሚሰራበት ቦታ አለ። ግን እኛ አካባቢ ብዙ እንደዚህ አይነት ቦታ ሳይሆን የተረጋጋ ለልጆች መጫወቻም ይሁን ብዙ ጸጥ ያለና ብዙ ጫጫታ ያልበዛበት ስፍራ ነው የምኖረው። ግን ብዙ ይህን ያህል ደግሞ ጭር ያለ ምንም አይነት ተገቢያ የሌለበት ሰፈር አይደለም ያ ማለት። ትንሽ ቢሆን የተለያዩ አነሳነስ ያሉ ነገሮችን በየቀኑ የሚያስፈልጉ ነገሮችን ለምሳሌ ሸቀጣ ሸቀጥ ዳቦ ውሃ ለስላሳ ብስኩት ከረሚላ እንዲሁም እንደነዚህ አይነት አነሳነስ ያሉ ሸቀጣ ሸቀጥ ነገሮች የሚሸጡበት ቦታ ብዙ ቦታዎች አሉኝ። ያ ሰፈር ግን እንደዚህ ትልቅ ገበያ ብዙ ገንዘብ የሚንቀሳቀስበት ብዙ ሰው የሚበዛበት ብዙ የመኪና እንቅስቃሴ ያለበት ቦታ ደግሞ አይደለም። ግን ቀለል ቀለል ያሉ ነገሮች አሉ እንዲሁም በጣም ሰላማዊና ሰላም የሰፈነበት ቦታ ነው። እኛ አካባቢ

አዎ በሚገባ ጾም እጾም አለሁ ምክንያቱም እኔ የኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝ ስለሆነም ከአመቱ በጣም ብዙ ውራት ውስጥ ብዙ ውራቶች በመጾምና በመጸለይ የሚያሳልፍ ሃይማኖት ነው ያለኝ ስለዚህ ጾም በደንብ እጾም አለሁኝ። እንዳልኩህም እኔ ኦርቶዶክስ ተዋህዶ ሃይማኖት አማኝ ለሆንኩኝ ብዙዎች ወራት የጾም ወራቶች ስለሆኑ ጾም በደንብ እጾማለሁ። ምክንያቱም ጾም ለነፍስ በጣም አስፈላጊ ነገር ስለሆነ ይሄ አለም ሀላፊ ጠፊ ስለሆነ። ጾም ለነፍስ በጣም ጠቃሚ ስለሆነ ነፍስን ለማለምለም ከፈጣሪ ጋር ለመነጋገር መጾም በጣም አስፈላጊ ስለሆነ። እኔም በዚህ ነገር በደንብና በአግባቡ ስለማምን ጾምን በደንብና በተገቢው ሰዓት በተገቢው ሁኔታ እጾማለሁ። ስለዚህ ጾም አስፈላጊና በጣም ጥሩ የሆነ ነገር ነው ኦርቶዶክስ ተዋህዶ ሃይማኖት ደግሞ ይህንን በደንብ ትደግፋለች ስለዚህ ጾምን በደንብ እጾማለሁ